እኔ በትርፍ ጊዜዬ የምሰራው አንደኛ መጽሐፍ ነው የማነበው ልብ ወለዶችን ሊሆን ይችላል የትምህርት ብቻ መጽሐፍ አነባለሁ። ሁለተኛ የምዝናናበት ነገር ፊልም ነው። ፊልም አያለው ትርፍ ጊዜ ሲኖረኝ በጣም ነው ፊልም ደስ የሚለኝ። የፍቅር ፊልም በጣም ነው ደስ የሚለኝ። ሁለተኛ ደግሞ። በሶስተኛ ደረጃ የማደርገው ሶሻል ሚድያ ነው ምጠቀመው ቲክቶክ ማየት በጣም ነው ሚያስደስተኝ ኢንስታግራምም መጠቀም በጣም ነው ደስ የሚለኝ።